ቃልህን ትጠብቃለህ? ቃሌን እጠብቃለሁ። ከብዙ ጓደኞች ጋር የምንነጋገረውን ቃልን ለመጠበቅ ብዙ ጥረት አደርጋለሁ። መጠበቅ ታማኝነት እንድኖር ያደርጋል። ከዚህም ውጪ ከቤተሰብና ከጓደኞች ጋር እጅግ ደስተኛ ያደርገዋል። ቃልን መጠበቅ ብዙ ጠቀሜታ አለው። ሀቀኝነትንና ታማኝነትን ይህንም የራስ ዲሲፕሊን ሚባለውን ነገር ይጨምርልናል። ቃልን ለመጠበቅ ቃል ከመግባታችን በፊት ጥንቃቄ ያስፈልገዋል። ማድረግ የምንችላቸውን ነገሮች ቀድመን እንድናስባቸውና ማንችላቸውን እንድንወስን ይጠበቅብናል። ቃልን ብዙ ጊዜ ለመጠበቅ የማደርጋቸው ነገሮች እማማ የሚገቡበትን ቃል ጠብቋል ወይ ብዬ አስባለሁኝ። ከዚያም ቀጥሎ ቃል የገባሁለትን ሰው ስለዛ ነገር እንዳስታውሰኝ እለዋለሁኝ። ይህን ብቻ አይደለም ቃልን መጠበቅ ታማኝ ያደርገዋል። የእውነተኛነትንና ጥሩ ጓደኝነትንም ይፈጥራል። ቃል ለመጠበቅ ሁልጊዜ መጠንቀቅ ያስፈልጋል። ደግሞ የገበንን ቃላቶቻችንን መጽሐፍ ያስፈልጋል። ከዚህም ውጪ ለመፈጸም ቆራጥነትንም የሚጠይቅ ነገር ነው። ቃልን ብዙ ጊዜ ለመጠበቅ ጥረት ታደርጋለህ

ዋይፋይ ትጠቀማለህ? ዋይፋይ እጠቀማለሁኝ ዋይፋይ የበይነ መረብ ግንኙነትን የሚያፋጥን ቴክኖሎጂ ነው ዋይፋይ እኔና ጓደኞቼ ብዙ ጊዜ ስንጠቀም እንገኛለን ዋይፋይ መጠቀም ብዙ የሶሻል ሚዲያዎችን አጠቃቀም ይጨምራል። ከዚህም ባሻገር የትምህርትና የመረጃዎችን ተደራሽነትንም ያፋጥናል። የህዝብ ዋይፋይ የወጪ ቅነሳን የሚያደርግ አመች የሆነ የበይነመረብ ግንኙነት መሳሪያ ነው። ዋይፋይ ለመጠቀም ስልክ ወይንም ኮምፒውተር እንጠቀመዋለን ይህም ደግሞ ብዙ ግንኙነቶችን አንድ የሚያደርግ ነው። ከዚህም በተጨማሪ ከአንድ በላይ የዋይፋይ ተጠቃሚ መሳሪያዎችን እና ስልኮችን በአንድ ዋይፋይ ራዉተር ስር ሆኖ መጠቀም ይቻላል ዋይፋይ ለመጠቀም በርቀት እና በዋይፋይ አጠገብ መሆን እጅግ ያስፈልገዋል። ዋይፋይ ስንጠቀም የስልኮቻችንን የመጠን የግንኙነት ወይንም አዳፕቲቢሊቲ አቅም ማወቅ ያስፈልገዋል ከዚህም ውጪ ተጨማሪ የራዉተሮችንና የግንኙነት አፋጣኝ መሳሪያዎችን መጠቀም ወይፋይዩን እጅግ ቀላል ያደርግልናል ወይፋይ ስንጠቀም ከዋይፋዩ አጠገብ መሆን ከዚህም ቀጥሎ ተገናኝቶ ያሉትን የስልኮችንና የኮምፒውተሮችን ብዛት ማወቅና የዋይፋዩን ፍጥነት መለኪያዎችንም መጠቀም እጅግ ነገር ሆኖ ያቃልልልናል።

ስንት ብርድ ልብስ ትጠቀማለህ? ሁለት ብርድ ልብስ እጠቀማለሁኝ። ይህም አንዱን ከአንዱ ጋር እንዳቀያይር ይጠቅማል። አንደኛው ቤት ውስጥ ለመጠቀም ያ ሲሆን ሌላኛው ደግሞ ይዞ ለመጓጓዣ ይጠቅማል። ብርድ ልብስ መጠቀም ብርድን ለመከላከልና ለሰውነት አመቺ ነው። የእንቅልፍ ጊዜን እጅግ ደስተኛ ያደርገዋል። ብርድ ልብስ መጠቀም እሚያስደስት ተግባር በመሆኑ ሁል ጊዜ አደርገዋለሁ። የአካባቢ ቅዝቃዜ ይቀንሳል። እኔ እምኖርበት አካባቢ ቅዝቃዜ ስለሚኖር። ብርድ ልብስ እጅግ አስፈላጊ ነው። ብርድ ልብስ ስለሚያስፈልግ በየጊዜው ማጠብና መጠቀም ይጠብቃል። አጥፎና እማልጠቀመውን በጊዜ ማስቀመጥንም ያስፈልጋል። የብርድ ልብስ መጠን ሁለት ሁኖ በየጊዜው ማቀያየር የየእለት ልማዴ ነው

ስለ በልጅነት የመኖሪያ ቤትህን ንገረኝ? በልጅነቴ መኖሪያ ቤቴ የሚያምር ነበር። ብዙ ጨዋታዎች ይደረጋል። የቤቱ አሰራር በጎጆ ሆኖ በዘመናዊ አሰራር ይሰራበታል። አሸዋ ወይም ሲሚንቶ በብዙ አያስፈልገውም። በእንጨትና በጭቃ የተሰራም ነበር። ከዛም ውጪ ለመኖሪያ ምቹ ነበር። ብዙ ጨዋታዎችን እቤት ውስጥ ማድረግ ይቻላል። እቤት ውስጥ እሳት ማቀጣጠልም የሚያቻል ነበር። ይህ የቤት አሰራር በሰፊው በአካባቢው የተለመደ ነበር። የዚህ የቤት አሰራር ጠቀሜተው እቤት ውስጥ እሳት በማንደድ መጠቀም ይቻላል። ይህ የቤት አሰራር በአካባቢ በሚገኙ ግብአት ብቻ የሚሰራ ነው። ከውጭም ከገበያም መሸመት ቆርቆሮ ወይንም የስምንቱ ስራዎችን አይጠይቅም። ይህም በጣም የተለመደ የቤት እሰራር ነው። ባህላዊ የቤት አሰራር እና ብዙ የጌጥ ስራዎችም የተጨመረበት ነበር። የዚህ የቤት አሰራር ብዙ ሰዎች ይጠቀሙታል በሰፊም የተለመደ ነበር። ከዚህም ሌላ በተከታታይ አንድ አካባቢ የሚሰሩ ቤቶች አንድ አይነት መልክ ይኖራቸዋል። የልጅነት ቤቴ የተሰራው በዚህ አይነት ነበር

በትምህርት ቤት የምትወደው ትምህርት ምን ነበር? በትምህርት ቤት የምወደው ትምህርት ሂሳብ ነበር። ሂሳብ እጅግ ደስ የሚያሰኝ የትምህርት አይነት ነው። ከጓደኞችህ ጋር በሰፊ እናነባለን። ይህ ትምህርት ደስ የሚያሰኝ ነው። በጨዋታና በሳቅ መልክም መማር ይቻላል። በትምህርት ቤት ሂሳብ ለመማር ጥሩ አስተማሪ ያስፈልጋል። ከዚህም ሌላ ከልጆች ጋር አብሮ ጥያቄ መስራት ያስፈልጋል። በተ ሂሳብ ትምህርት ለመማር በደስታና በዝግጅት መሄድ ያስፈልጋል። ሂሳብ በክፍል ውስጥ ስንማር አስተማሪውን እናዳምጣለን ከዛም ጥያቄዎችን አንድ በጋራ እንሰራለን። የሂሳብ ትምህርት እጅግ ደስ የሚያሰኘው ቀላልና የየእለት ትምህርት ሆኖ ነው። ሂሳብ ትምህርት ለመማር በደስታ መማር ያስፈልጋል አስተማሪውንም ማዳመጥ ያስፈልጋል። የሂሳብ ትምህርት በአእምሮ ለመያዝ ወይንም ለመሸምደድ ብዙ መጠበቅ አያስፈልግም። የሂሳብ ትምህርት ደስ የሚያሰኘው ለኢንጂነሪንግ ትምህርቶች እጅግ ወሳኝ ነው። ሂሳብ ብዙ ፈላስፎች ወይም ተመራማሪዎች ያ የተማሩበት ትምህርት ነበር። የሂሳብ ትምህርት ቀመር ለዴሪቫቲቭ ወይንም ለልዩነት ትምህርቶችም ያስፈልጋል። ይህም የየእለቱ ተግባሮቻችን ላይ እንጠቀማቸዋለን ለማስላትና ለኢንጂነሪንግ ስራዎችም ያገለግላሉ። የሂሳብ ትምህርቶች ለመማር ቀላልና ደስተኛ የሚያደርጉት በተለምዶ የምናውቃቸውና በአፍ የምንናገራቸው ናቸው። ከመደመር ወይንም ከሂሳብ ስሌቶች ተነስተው እስከ ከፍተኛው የሂሳብ ስሌቶች ድረስ በሂሳብ ትምህርት ውስጥ ይገኙበታል። የሂሳብ ትምህርት በሰፊ ለመማር ጊዜ መስጠትና አስተማሪውን መጠየቅ ያስፈልገዋል። ከጓደኞች ጋር በጋራ ማጥናት ደግሞ እጅግ ቀል ደስተኛ ያደርጓል። የሂሳብ ትምህርት ስንማር ሰፊ ጊዜ ሰጥተን እናጠናለን። ይህም ደግሞ በጨዋታና በቁም ነገር መልክም እንማራቸዋለን። የሂሳብ አስተማሪዎቻችን እጅግ ጥሩዎች ነበሩ። በጥሩ ሁኔታ ያስተምሩናል ከዚያም ጥያቄ ይሰጡናል እንጠያየቃለን። የሂሳብ ትምህርት ፈተናዎች ጊዜ ላይ አስፈሪዎች ናቸው። ከባድ ሊሆኑ ይችላሉ። ነገር ግን ትምህርቱ ደስ የሚያሰኝ ነው። ከዚያም ውጪ የሂሳብ ትምህርቶችን ብዙ አመታት ተምረናቸዋል። ከአስር እስከ አስራ ሁለተኛው አመት ድረሶች እና ከዚያም በላይ ተምረናቸዋል። የሂሳብ ትምህርቶች ጠቃሜታቸው ብዙ ነው። በቴክኖሎጂ እና በ ኢንጂነሪንግ ዘርፍ ትምህርቶች ላይም ይገቡበታል።

ከልጅነቴ የምትዘክረው ነገር አለ? ከልጅነቴ የሚዘክረው ነገር አለ? ይህም ከልጆች እና ከጓደኞች ጋር አብሮ የተጫወትነው ጨዋታዎች ናቸው። ብዙ ጊዜ አንድ ላይ እንጫወታለን። ከዚህም ሌላ ከብት እንጠብቃለን። በጋራ መጫወት እጅግ ደስ ያሰኛል። በልጅነቴ ብዙ ጊዜ እንጫወታለን። ብዙ ስራዎችንም አንሰራም። ይህ ደግሞ ለእኛ እጅግ ደስ የሚያሰኝ ነበር። ጊዜዎቻችንን ብዙ ጊዜ እንከላከላለን ነገር ግን እምቢ ብለን ስንጫወት እናውቃለን። ከልጅነት የሚዘክረው ነገር አብሮ ከጓደኞቼ የነበረው ጨዋታ ነው። ብዙ የጨዋታ አይነቶች አሉት። አብዛኞቹ በጋራ የምንጫወታቸው ናቸው። አንዳንዶቹ ደግሞ በጥቂት ሰው የምንጫወታቸው ናቸው። የምንጫወታችው የጨዋታዎች አብሮ ከጓደኞች ጋር በፍቅር መጫወትን ያስፈልጋል። ከዚህ ሌላ ደግሞ። በደስታና በመጠባበቅ መጫወት ያስፈልጋል። አንዳንድ ጨዋታዎች ያጨዋወት ህግ አላቸው። እነዚያን ህግ የሚጥስ ሰው እንዳይጫወት ይከለከላል። የልጅነት ጨዋታዎቻችን ብዙ ጊዜ የምናስታውሳቸው የምንዘክራቸው ናቸው። እጅግም ደስ የሚያሰኙ ናቸው። ከልጅነት የምዘክረው ነገር። ቀዳሚው የልጅነት ጨዋታዎችና ከጓደኞች ጋር የነበረን ጥሩ ነገሮቻችን ነበሩ።

ቀትር ምን ትመገባለህ? በቀትር ጊዜ ሀይል የሚሰጡ ምግቦች ያስፈልጋል። በቀትር ጊዜ በስራ ስለምንቆይ ሰፊ ኢነርጂ እናወጣለን ይህም ደግሞ ሀይል የሚሰጡ ምግቦችን መመገብ ያስፈልጋል። በነገራችን የተለመደው ሀይል የሚሰጡ ምግቦች ከዘር ወይንም ከእህል የሚገኙ ናቸው። እነዚህ ምግቦችም እንጂራ ናቸው እነዚህን መመገብ እጅግ ጠቃሚ ነው። በቀትር ጊዜ ላይ ሀይል እናገኛለን ከዛ በኋላ ለስራ ሀይል አግኝተን እንመለሳለን። የቀጠር ጊዜ ምግብ ከሌሎች ጊዜ ምግቦች በላይ አስፈላጊ ናቸው። በመጠንም እና በሃይልም ብዙ ከሃይል የሚሰጡ መሆን አለባቸው። የቀትር ጊዜ ምግቦችን በየቀኑ እንመገባለን። እነዚህ ምግቦች ለማዘጋጀት ብዙ ሰዓት ይወስዳሉ ነገር ግን እኛ ራሳችን አናዘጋጃቸውም። ሌሎች ሰዎች የሚያዘጋጁትን ምግቦች ሄደን እንበላለን። የቀትር ጊዜ ምግቦች ሀይል የሚሰጡ ምግቦችን እንመገባለን ይህ የተለመደ ተግባር ነው

በመስመር ላይ ሙዚቃ ትሰማለህ? በመስመር ላይ ሙዚቃ እሰማለሁ። ይህ የሚፈልጋቸውን ሙዚቃዎች ዝርዝር አንድ ላይ ለማስቀመጥ ይጠቅማል። አንድ ጊዜ ላይ መስመር ላይ ሙዚቃ ዝርዝር አወጣለሁ። ከዚያም ምፈልጋቸውን በአንድ አይነት ላይ እንዲያዜሙ እከፍታለሁ። በስልክ ወይንም በስፒኬሮች ማዳመጥ ይቻላል። አጉይ የሆኑ የማስም የሙዚቃ ማዳመጫ እቃዎች ደስ ይላሉ። ከዚያም ሌላ ደግሞ መስመር ላይ ሙዚቃ ዝርዝር ማዘጋጀት ሌላ ጊዜ ላይ ሙዚቃ ለመክፈት ከመፈለግ ይቆጠባል። አንድ አይነት ላይ የሚዜሙ ሙዚቃዎችን አንድ ላይ ማዘጋጀት። ሌሎች ብዙ ማዳመጡ ሙዚቃዎችን በሌላ ዝርዝር ውስጥ ማስቀመጥ። አንድ አይነት ዝርዝር ውስጥ ያሉ ሙዚቃዎች በተከታታይ ሊደመጡ ይችላሉ። ሌሎች ደግሞ አንድ ዜማ ብቻ መርጦ በተደጋጋሚ መክፈት ይቻላል። በስልክ ወይንም በኮምፒውተር ላይ ይህን ማድረግ ይቻላል። ከዚህም ሌላ የሚፈለጉትን ሙዚቃ አይነቶችን መጫወት ያለባቸውን የሰዓት ጊዜ ገድቦ ማስቀመጥ ይቻላል። እንዲያስፈልግነቱ የድምጽ ማጉያዎችንና መቀነሻዎችን መጠቀም አስደሳች ያደርገዋል። የጊዜ መራዘም ወይንም የጊዜ መቆጠብም ሌሎች ተግባሮችን እየሰሩ ሙዚቃ ለማዳመጥ መሃል ላይ እንዳይረባበሽ ይጠቅማል። በመስመር ላይ ሙዚቃ እሰማለሁ። ይህንን ሌሎች ደግሞ እንዲያዳምጡ እረዳለሁ። ዝርዝር ለይቶ ማስቀመጥ እጅግ ጠቃሚ ነው። በጥሞና እና ስም ያለመረበሽ እንድኖር ይረዳል። በሙዚቃ ላይ መስመር መስማት የየለት ተግባሬ ነው። ይህንንም በስፒኬር ወይንም በስልክ ላይ እንሰራዋለን ከዚያም አዳምጠዋለሁኝ። እጅግም ደስ ብሎኛል።